እሺ ምመኘው በእረፍት ግዜ ምንድነው የሚለው እኔ በእረፍት ጊዜ የምመኘው ቫኬሽን ታይም በቤተሰብ ጋር መቆየት ነው። እሱ እንግዲህ የቫኬሽን ትምህርት ብሬክ ነው ብሬክ ታይም ትምህርት ቤት ዘግተን ትምህርት ቤት ክሎዝድ በሚሆንበት ሰዓት ሰሚስተር ብሬክ ወይም ቫኬሽን እነዛ በጣም የሚመቸይ ግዜ ነው። ሰፋ ያለ ግዜ ስላለኝ ቤተሰብ ጋር የተለያዩ ጉዳዮችን ለመፈጸም ይመቸኛል ማለት ነው ስለዚህ የምመኘው የእረፍት ግዜ ቫኬሽን ስኩል ቫኬሽን ወይም ስ ስኩል ብሬክ ነው ተማሪዎችን አስተምሬ ከጨረስኩ በኋላ ውጤታቸውን ካሳወቅኩ በኋላ ሰፋ ያለ ግዜ የእረፍት ግዜ የእረፍት ቀናቶች ስለሚሰጡኝ እነዚህን በጣም የምመኘው ነው ማለት ነው። እሱ እስከሚደርስ ድረስ እቸኩላለሁ ነው ማለት ነው ለምንድነው የሚቸኩልበት የሚለውን ስገልጽ ሀሳብ በዋናነት ሰፋ ያለ ግዜ አለኝ ማለት ቤተሰብ ጋር ቀኖችን እረፍቶችን ለማሳለፍ የተለያዩ ጉዳዮችን ለማሳለፍ ለማውጣት ፕሮግራሞችን አሬንጅ አረጋለሁ። ቪዚቲንግ ፓሬንትስ ቤተሰቦችን ለመጎብኘት በጣም የሚመቸኝ ጊዜ የትምህርት ቤት የእረፍት ጊዜ ነው ማለት ነው ሰሚስተር በሚጠናቀቅበት ሰዓት ሰፋ ያሉ ሰአቶች አሉኝ ማለት ያቀድኳቸው እቅዶች ቤተሰቦቼን ዘመዶቼን እጠይቃለሁ የተለያዩ ፕሮግራሞች እቅዶች ይኖራሉ። እነዛን እቅዶች ሰርግ አለ ጉዳይ አለ የወለዱ ሰዎች ይኖራሉ እነዛን የወለዱ ሰዎች አያለሁ ዘመዴዎች ጓደኞች የወለዱትን እዛው እረፍት ሰዓት ላይ አያለሁ። በቀጣይ በመቀጠልም ሰርግ ፕሮግራሞች የተለያዩ ጉዳይ ድግሶች አሉ። እነዛ አሁን ፕሮግራሞች ቤተሰቦች ጋር ላይፎችን አሳልፋለሁ። የተለያዩ ዴስታዎችን ከጓደኞች ጋር በመሆን የተለያዩ ፓርቲ ቪነራል እነዛን ጉዳዮችን ከቤተሰብ ከጓደኛ ጋር በመሆን ለማሳለፍ ይመቸኛል እና ይሄ የእረፍት ግዜ የትምህርት ቤት የእረፍት ግዜ በጣም የሚመኘው ነው ማለት ነው እና እቅዶቼንም ማቅደው የእረፍት ሰአቶች ላይ ስለሆነ የዛን ሰዓት ላይ ፕሮግራሞቼን ያቀድኳቸው ስራዎች አከናውንበታለሁ። እንግዲህ በዋናነት ቤተሰብ ጋር ሰፋ ያለ ግዜ ኖረን ማለት የተለያዩ ጨዋታዎቼን የተለያዩ ሀሳቦቼን ሼር የማደርግበትና የማጋራበት ነው በመሆኑም በጣም ብዙ ቀኖች አሉኝ ማለት እንደ ልብ ቤተሰብ ጋር አወራለሁ ጨዋታ ጨዋታለሁ። ሀሳቦቼን አጋራለሁ እንደገና በግሌ የምሰራቸው ስራዎች ደግሞ ሲኖሩ እነዛን ደግሞ የግል ስራዎቼንም ለማከናወን እጥራለሁ ማለት ነው በተጨማሪም አንዳንድ አጫጭር ስልጠናዎች ደግሞ በተወሰኑ ቀኖች ውስጥ አጫጭር ስልጠናዎች ሰለጥንባቸዋለሁ ማለት ነው በተለያዩ ተቋማቶች ያሉ የእረፍት ቀናቶች ይኖራሉ እነሱን የእረፍት ቀናቶችን ተጠቅሜ ስልጠናዎችን እሰልጥናለሁ ማለት ነው ሾርት ትሬኒንግ ፕሮግራሞች ይኖራሉ እነዛን ሾርት ትሬኒንግ ፕሮግራሞች ከታተልባቸዋለሁኝ አእምሮዬን ሪፍረሽ አረግበታለሁ። ትምህርት ላይ የቆየሁባቸውን ተማሪዎች ጋር ትምህርት ቤት ውስጥ የቆየሁበትን አእምሮዬን ደግሞ አዝናንቼ ሪፍሬሽ አድርጌ አድሼ ለቀጣይ ለሁለተኛው ስነ ትምህርት ወይም ለቀጣይ ትምህርት በምመለስበት ሰዓት አእምሮዬ ትምህርቶቹን ሳይሰላች ስራዎችን ለመስራት ያግዘኛል ማለት ነው። ስለዚህ የምመኛቸው እንግዲህ የእረፍት ጊዜ በዋናነት ይሆናል ማለት ነው። በመቀጠል የጾም ፍቺ ነው እንግዲህ ኢድ አል አድሃ እና ኢድ አል ፊጥር የሙስሊም ጾም ጾም ከጾምኩ በኋላ የሚሰጠኝ እረፍት በጣም ጥሩ ነው ደስ ይላል በዓል ላይ ሆሊዴይ ስለዚህ ጾም ረመዳን ጾም ከተጾመ በኋላ መንዛው ረመዳን ፋስቲንግ ኢንዲ ኢንቲ ሆሊዴይ ያ በጣም የሚመቸኝ ነው ማለት ነው በመቀጠል የምመኘው ደግሞ ኢድ አል አረፋ የሚባለው ነው። ከጾም ፍች ከሁለተኛው ወር ከአስር ቀን ላይ የምናከብረው በዓል የዛን ግዜም ሰፋ ያለ ጊዜ ቢሰጠኝ በጣም የምመኘውና ደስ የሚለኝ ፕሮግራም ነው ማለት ነው። ያው ደሞዝ እንዳይቀጣ በተለይ እነዚህ እረፍት ቀኖች ሰፋ ቢሉ በጣም ይመቻሉ የተለያዩ ደስታዎችን ከተለያዩ ማህበረሰብ ከተለያዩ ዘመድ ጋር ከተለያየ ጓደኛዬ ጋር በግሩፕ በጋራ በመሆን የማከብራቸው ስለሆኑ በጣም የምመርጣቸው ናቸው።

ማታ ከስራ በኋላ የማደርጋቸው ስራዎች አንደኛ ለቀጣዩ ቀን የምሰራቸውን ስራዎች ዝግጅት አደርጋለሁ። ያቀደኳቸውን ዊኪንድ ላይ ያቀድኳቸውን ከስኞ እስከ አረብ ስራ ላይ ብዬ በቅደም ተከተል ያቀድኳቸውን እቅዶች እነዛን ምን አደርጋለሁ ኖት አወጣለሁ? አጫጭር ማስታወሻ የማስተምራቸውን ስራዎች ለተማሪዎቼ እቅድ አወጣለሁ። ዛሬ የማስተምረው እቅድ ምንድነው የሚለውን ለቀጣይ ነገ የማቅድው በቀጣይ ቀን የማቅድው ስራ እቅዱን ተመልክቼ ካየሁ በኋላ ስለዛ ርዕስ ዝግጅት በቂ ዝግጅት አደርጋለሁ ማስታወሻዎችን አወጣለሁ ምሳሌዎችን አወጣለሁ ተግባራቶችን አወጣለሁ እንዴት አድርጌ ማስተማር እንዳለብኝ ተማሪዎቼ ውጤታማ በሆነ መልኩ እንዲቀበሉኝና እና ትምህርትታችው ላይ ጥሩ ተሳትፎ የመማር ማስተማር ሂደቱ ተማሪ ተኮር ለማድረግ የመዋያ ነጥቦች ተማሪዎች እንዲዋዩልኝ ተማሪዎች የሚሰሯቸው ተግባራቶች ምን ምን ናቸው? ስለዚህ ለምሳሌ ነገ የሚማሩት ሲምፕል ፕረዘንት ቴንስ ከሆነ እንደ አስ ኢ ኢንግሊሽ ቲቸር እኔ እንደእንግሊዚኛ መምህርነቴ ነገ የማስተምረው ርዕስ ሲምል ፕረዘት ንቴንስ ከሆነ ስለ ሲምል ፕረዘንት ቴንስ አወጣለሁ ሲምፕል ፕረዘንት ቴንስ ምንድነው? ፎርሙስ ምንድነው? ፎርም የሲምፕል ፕረዘንቴንስ ፎርም ወይም የቋንቋ አጠቃቀሙ ሲምፕል ፕረዘንት ቴንስ እንዴት እንጠቀመዋለን? በሚለው ላይ ሶስተኛ ላይ ሲምፕል ፕረዘንቴንስ ለምን ለምን እንጠቀመዋለን? ዘይ ዪዝስ ኦፍ ሲምፕል ፕረዘንትቴንስ የሚሉትን እነዚህን ታንታኔዎችን በመስጠት አጠር አጠር ያሉ ግልጽ በሆነ ቋንቋ ተማሪዎች በሚረዱት መልኩ ዝግጅት አደርጋለሁ። የመጀመሪያው ተግባር ይሄ ነው። ይሄን ከጨረስኩ በኋላ ኖቶችን ከጨረስኩ በኋላ እንደዚህ ክንውኖች ግም ገማ ካረኩ በኋላ እንዲሁም ዛሬ ከስራ የተመለስኩ ዉሎዬ እንዴት ነበረ ተማሪዎቼ ውጤታማ ነበሩ ወይ? ውጤታማ አልነበረም ወይ ምን እንቅፋት ገጠመ። ዝቅተኛ ደረጃ ምን ነበረ ተማሪዎችን ያላስተማርኳቸው ምን ነበረ? ምን ነበረ ውጤታማ ያልሆንኩት በየትኛው ላይ ነበረ? የሚሉትን ሰልፍ ኢቫሌዎሽን ወይም ግለ ግምገማ። በማድረግ ወደ በቀጣይ ቀን እነዚህን ክለሳ በማድረግ ውጤታማ የመማር ማስተማር ሂደት እንዲኖረኝ ከልሳለው ማለት ነው። በሁለተኛ ደረጃ ይሄን ማከናዉናቸው ስራዎች ከስራ ወይም ከትምህርት ቤት ከተመለስኩ በኋላ የግል ስራዎችን መስራት ነው። የግል ስራዎች የምሰራቸው ራሴ ከትምህርት ቤት በኋላ ስመጣ የምሰራቸው ሌሎች ስራዎች ይኖራሉ። የግል ስራዎችን እሰራለሁ ለምሳሌ መዝናኛ ቦታ ከሆነ መዝናኛ ቦታዎች ላይ ሄጄ ሪፍሬሽ አደርጋለሁ አድስ አለሁ ልጆች ጋር በመሄድ የእነሱን አዝናናለሁ። ባለቤቴ ጋር በመሆን አዝናናለሁ። እነሱ ጋር ሆነን ደስታዎችን እናሳልፋለን የተለያዩ ሾዎች ወይም ፕሮግራም ይኖራሉ እዛው ፕሮግራሞች በጋራ ሆነን እናሳልፋለን። ሌላ የተለያዩ ቲቪ ፕሮግራሞች ላይ የተለያዩ ሙቪስ ፕሮግራሞች አሉ። እነዚህን ደግሞ ተወስነ ሰዓት በመስጠት ፕሮግራማቸውን እከታተላለሁ። ከተከታተልኩ በኋላ ደግሞ በመቀጠል የምሰራቸው ስራዎች ምንድን ናቸው? ዱአ ወይም ጸሎት አደርጋለሁ። ወደ ፈጣሪ ጋር በመሄድ ውሎዬን ጥሩ አድርጎ ደግሞ ቀጣይ ደግሞ አዳር አድሬ ስራዎችን ለመስራት ያውምቺ ዘንድ የጸሎት ፕሮግራም አካሄድ አለው። ከዛ ካካሄድኩ በኋላ ደግሞ ራት ምግባችንን ከበላን በኋላ ተሰብስበን ከቤተሰብ ጋር ልጆች ጋር በመሆን ራታችንን ሰዓት በሚደርስበት ሰዓት ምግብ ደግሞ እንመገባለን። ምግባችንን ከተመገብን በኋላ ደግሞ መልሰን ወደ መዝናኛ ቦታ ቲቪ ፕሮግራም ላይ እንከታተላን የተለያዩ ቻናላችን የተለያዩ ጣቢያዎችን እየቀያየርን እየተጫወተ አእምሮአችንን ሪፍሬሽ እያረግን እያደስን ቆይታ አደርጋለሁ። ከዛ ቆይታ ካደረኩ በኋላ በቀጣይ ምን አደርጋለሁ? መተኛት ወደ መኝታ ቤት በመሄድ ያው መተኛት ይሆናል ማለት ነው። እነዚህ እንግዲህ በእለቱ ከትምህርት ቤት ስራ ከተመለስኩ በኋላ የማከናዉናቸው ዋና ዋና የሚባሉ ተግባራቶቼ እነዚህን ይመስላሉ ማለት ነው። አመሰግናለሁ